በዚህ ቅዳሜና እሁድ የማደርገው ነገር አስቀድሜ ማቀድ በጣም ነው የምወደው አቅዳለሁ ከረጅም የስራ ሳምንት በኋላ ቅዳሜና እሁድ የእረፍትና የመዝናኛ ጊዜ ነው። ቅዳሜ ጠዋት ቀደም ብዬ እነሳና ቤቴን አጸዳለሁ። የቤት ውስጥ ስራዎችን እሰራለሁ። ከዚያ በኋላ ገበያ ልሄድ ወደ ከሰአት አካባቢ ማለት ነው ወደ ገበያ ልወጣ እችላለሁ። ገበያም ሄጄ ሽንኩርት ድንች ቲማቲም የመሳሰሉትን ነገሮች እገዛለሁ። እንዲሁም ደግሞ ከአትክልቶች ውስጥም ለምሳሌ ሙዝ ማንጎ ፓፓያ አቮካዶ የመሳሰሉትን እገዛለሁ። ከዛም ወደ ቤት እመለሳለሁ ማለት ነው። ስለዚህ የማሳልፈው ጊዜ አንደኛ በጧት ተነስቼ እቤቴ ውስጥ የሚያስፈልጉትን ነገሮች ማድረግ የቤት ጸዳት ማለት ነው። ቤቱን አጸዳለሁ ልብሶቼን አጥባለሁ እንዲሁም ደግሞ ከሰአት በኋላ ደግሞ ወደ ገበያ ሄጄ የሚያስፈልጉትን ነገሮች እገዛለሁ ማለት ነው። ከሰአት በኋላ ከጓደኞቼ ጋር መገናኘት ወይንም ከቤተሰቤ ጋር ጊዜ ማሳለፍም እወዳለሁ። አንዳንድ ጊዜ ፊልም እመለከታለሁ ወይንም ሙዚቃ እሰማለሁ። ይህ አእምሮን ያሳርፋል እና ደስ ያሰኛል። እሁድ ደግሞ ቤተሰብ ጋር መሆን በጣም አስፈላጊ ነው እንዲህም ደግሞ ወደ አምልኮ ቦታ እሄዳለሁ። ከዚያም ቀጣዩን ሳምንት ለመጀመር ራሴን አዘጋጃለሁ ማለት ነው። ስለዚህ የእሁድ ቀን ከቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል ወይንም ቤት ተቀምጦ ፊልም መመልከት ሊሆን ይችላል ሙዚቃ ማዳመጥ ሊሆን ይችላል። ወይንም ከጓደኞቼ ጋር ሰብሰብ ብለን ወጣ በማለት አንዳንድ ጊዜ ልናሳልፍ እንችላለን። ከዛ ለቀጣዩ ሳምንት ደግሞ ራስን ማዘጋጀት ይሆናል ማለት ነው። እንዲሁም ቅዳሜና እሁድ አዲስ ነገር ለመማር ጥሩ ጊዜ ነው መጽሐፍ ማንበብ ይቻላል ኦንላይን መማር ይቻላል ወይም በእጅ ስራ መስራት ይቻላል። ይህ እንዲያድግ ያግዛል እንዲሁም ጊዜህን በጥሩ መንገድ እየተጠቀምክበት እንደሆነ ያሳያል ማለት ነው። ስለዚህ ሌሎችም ተጨማሪ ነገሮች ማከናወን እንችላለን መጽሐፍ ማንበብ ኦንላይን ስራ መስራት ሌሎች ነገሮችንም ማድረግ ይቻላል። በመጨረሻ ቅዳሜና ውድ የእረፍት የቤተሰብና የመዝናኛ ጊዜ ነው። ሰው ከብዙ ስራ በኋላ ሲያርፍ ሀይል ይመለስለታል እና አዲስ ሳምንት በደስታ ይጀምራል ማለት ነው።

የምሳ እረፍት በብዙ ሰዎች እለታዊ ስራ ውስጥ አስፈላጊ ጊዜ ነው። ብዙ ጊዜ የምሳ እረፍት ከሰላሳ ደቂቃ እስከ አንድ ሰዓት ይሆናል። ነገር ግን ይህ ከስራ ቦታ ወይንም ከሀገር ወደ ሀገር ሊለያይ ይችላል። አንዳንድ ቦታዎች አርባ አምስት ደቂቃ ይሰጣሉ። ሌሎች ደግሞ አንድ ሰዓት ሙሉ ይሰጣሉ። በእኛ ሀገር ውስጥ አንድ ሰዓት ተኩልም የሚሰጡ አንዳንድ የኤንኤጆ መስሪያ ቤቶች አውቃለሁኝ። ስለዚህ የምሳ እረፍቴ እንግዲህ ከቦታዋ ቦታ ከሀገር ሀገር የሚለያይና ከመስሪያ ቤት መስሪያ ቤትም ጭምር የሚለያይ እንደሆነ መገመት ይቻላል። የኔ የምሳ እረፍት አንድ ሰዓት ነው የሚሰጡኝ በዚች አንድ ሰዓት ውስጥ ብዙ ጊዜ እረፍት ለማድረግ እሞክራለሁ። ምሳዬን በጥሩ ሁኔታ ለመመገብ እሞክራለሁ። እንዲሁም ደግሞ ከዛ በኋላ አንዳንድ ቡና ልጠጣ እችላለሁ የከሰአቱን እረፍት ጊዜ ነቃ እንዲያደርገኝ ማለት ነው። የምሳ እረፍት ክንውን። ሰውን ከስራ ድካም እንዲያርፍ ይረዳዋል። ሰው ምግብ በመመገፍ ሀይል ያገኛል። እና ከዚያ በኋላ ስራውን በሃይል መቀጠል ይችላል። በእረፍት ጊዜ ከጓደኞች ጋር መነጋገር ወይንም ትንሽ መራመድ አእምሮን ያሳርፋል። ስለዚህ ምሳ ከበላን በኋላ ወጣ ብለን ትንሽ ወክ እናደርጋለን። ማኪያቶ ወይንም ቡና ደግሞ ጠጥተን ለመመለስ እንሞክራለን። ስለዚህ የምሳ እረፍት ጊዜያችንን በጥበብ ነው የምንጠቀምበት። ሀይሉን እንዲሰጠንም ደግሞ ያደርጋል። እንዲሁም የምሳ እረፍት ጊዜ ጤናማ ምግብ ለመመገብ ጥሩ እድል ይሰጣል። ሰው በትክክል ሲመገብ ሰውነቱ ይጠናከራል። እና ቀኑን በጥሩ ሁኔታ ይቀጥላል እረፍት ያለ ስራ ግን ሰውን ያደክማል። እረፍት ከሌለ በጣም አስቸጋሪ ነው ስለዚህ የምሳ እረፍት መኖሩ በጣም ጥሩ ነው። ሀይል እንዲጠናከር ያደርግልሃል። ከዛም ደግሞ በአዲስ ጉልበት ተነስተህ ስራህን በሙሉ ሀይልህ እንድትሰራ ሊያደርግ ይችላል። በመጨረሻ የምሳ እረፍት ከሰላሳ ደቂቃ እስከ አንድ ሰዓት መሆኑ ይበቃል። ይህ ጊዜ ለመመገብ ለመዝናናት እና ሀይል ለመመለስ ይረዳል። ስለዚህ የምሳ እረፍት በስራ ቀን ውስጥ ጠቃሚና አስፈላጊ ጊዜ እንደሆነ ይሰማኛል። ስለዚህ የኔም የምሳ እረፍት አንድ ሰዓት ነው በዚች አንድ ሰዓት ውስጥ ምሳ እንመገባለን ወክ እናደርጋለን። አስፈላጊ የሆኑ መጠጦችንም እንደማኪያቶ ቡና የመሳሰሉትን እንጠጣለን። በዚህም እረፍት እናደርጋለን።

አዎን ሰንደል ጫማ መልበስ በጣም ነው የምወደው ሰንደል ጫማ በተለይ በሙቀት ወቅት በጣም አስተማማኝና ቀላል ነው። እግርን አይጫንም እና ረጅም ጊዜ ሲራመድ እንኳን ምቾት ይሰጣል። ብዙ ሰዎች በቤት ውስጥ ሲጓዙ ወይንም በቀላሉ ስራ ሲሄዱ ሰንደል ጫማ ይመርጣሉ። በተለይ ሰንደል ጫማ አየሩ በጣም ሞቃት በሚሆንበት ሰዓት እሱን መጫመት በጣም አስፈላጊ ነው ወይንም ሰንደል ጫማ መልበስ በጣም አስፈላጊ ነው። ምክንያቱም ሙቀቱን ለመከላከል ይረዳሃል። ስለዚህ እግርህ ብዙ እንዳያብጥ ያደርጋል። ስለዚህ እነሱን ማድረግ በጣም አስፈላጊ እንደሆነ ይሰማኛል። ሰንደል ጫማ በተለያዩ ቅርጾችና ቀለሞች ይገኛል። አንዳንዶቹ ቀላል ናቸው ለዕለታዊ መጠቀም ይቻላል። ሌሎቹ ደግሞ ቆንጆ ናቸው። ለተለያዩ ዝግጅቶችም መጠቀም ይቻላል። ሰዎች እንደ ፍላጎታቸው ይመርጣሉ። እኔም ቀላልና ምች የሆነ ሰንደል ጫማ መልበስ እወዳለሁኝ። ሰንደል ጫማ መልበስ እንግዲህ በጣም አስፈላጊ እንደሆነ ይሰማኛል። አንደኛ በሙቀት ወቅት ብዙ ሙቀት እንዳይሰማን ያደርጋል እግራችን እንዳያብጥም ይረዳናል። ምናልባት ጥቂት አቧራ ሊገባብን ይችላል በምንጓዝበት ሰዓት ሆኖም ግን እሱንም መታጠብ እንችላለን። ሌላው ደግሞ በተለያየ አይነት ቀለሞች የሚገኝ መሆኑ በጣም ያስደስታል። የተለያየ አይነት ቅርጽ ያላቸው ስለሆነ እነሱንም ማድረግ በጣም ደስ ያሰኛል። ሰንደል ጫማ በጣም ቆንጆ ነው ለተለያዩ ዝግጅቶችም ልንጠቀምበት እንችላለን። ከዚህ በተጨማሪ ሰንደል ጫማ እግርን እንዲተነፍስ ያደርጋል። ይህ በሙቀት ወቅት ጠቃሚ ነው። እና እግር እንዳይደክምም ያግዛል። ነገር ግን በብርድ ወቅት ወይንም በስራ ቦታ አንዳንድ ጊዜ ሌላ ጫማ መልበስ ይሻላል። እውነት ነው። ስለዚህ በሙቀት ወቅት ማድረግ በጣም አስፈላጊ ነው። እግር እንዲተነፍስ ያደርጋል ሙቀት እንዳይሰማን ያደርጋል። ስለዚህ በጣም ምቹ እንደሆነ መመልከት እንችላለን። ሆኖም ግን ወደ ስራ ቦታ በምንሄድበት ሰዓት ሌላ አይነት ጫማ ብናደርግ ደግሞ ይመረጣል። በመጨረሻ ስንድል ጫማ ቀላል ምቹና የሚያስደስት ጫማ ነው። በተለይ በሙቀት ወቅት መልበስ ተመጣጣኝ ነው። እና ለዕለታዊ መጠቀም በጣም አስፈላጊ እንደሆነ ይሰማኛል

አሁን ፀሀይ ስትጠልቅ መመልከት በጣም የምወደው ነገር ነው። የፀሀይ መጥለቅ ተፈጥሯዊ ውበትን ያሳያል። ሰማዩ ቀይ፣ ቡርቱካናማ እና ሰማያዊ ቀለሞች ሲሆኑ እጅግ ያምራል። ይህን ጊዜ ማየት ሰውን ያስደስታል። እንዲሁም ሰላም ይሰጣል። መንፈስህም እንዲረጋጋ ያደርጋል። የፀሀይ መጥለቅ በጣም የሚያስደስት ነገር ነው ያለው። አምላክህን እንድታመሰግን ያደርግሃል። ውበቱ በጣም የሚያስደስት ነው። ምክንያቱም ፀሀይዋ በጣም ቀይ ትሆናለች፤ ብርቱካናማ መልክም ይኖራታል፤ ሰማያዊ ቀለሞችም ታሳያለች፤ ስለዚህ መመልከቱ በጣም የሚያስደስት ነው። ከብዙ ስራ በኋላ ፀሀይ ስትጠልቅ መመልከት አእምሮን ያሳርፋል። አንዳንድ ሰዎች በረንዳ ላይ ወይንም በከፍታ ቦታ ቆመው ፀሀይን ስትጠልቅ ይመለከታሉ። ይህ ጊዜ ዝምታንና እረፍትን ይሰጣል። እኔም ፀሀይ ስትጠልቅ ማየት እወዳለሁ። ምክንያቱም ቀኑ በሰላም እንደተጠናቀቀ ያሳየኛል። ስለዚህ ከፍ ያለ ቦታ ላይ ሆነን ወይንም ደግሞ በረንዳ ላይ ሆነን መመልከት በጣም ልዩ የሆነ ስሜት በውስጣችን እንዲሰማን ያደርጋል። የፀሀይ መጥለቅ ከፍተኛ የሆነ እርካታ ነው የሚሰማን። እንዲሁም ይህ ጊዜ ለማሰብ እና ለመዝናናት ጥሩ ነው። ሰው ስለ ቀኑ ነገሮች ሲያስብ ይችላል እና ለነገ እቅድ ሊያዘጋጅ ይችላል። ፀሀይ ስትጠልቅ ማየት የተፈጥሮ ውበትን ያሳያል እና ሰውን ደስ ያሰኛል። በርግጥም የፀሀይ መጥለቅ በተለይ ደግሞ አንዳንድ ጊዜ ከከተማው ወጣ ስንል በጠዋት የምንጓዝ ከሆነ፤ ስትወጣ ማየት እንችላለን። ወደ ማታ ስንመለስ ደግሞ ስትጠልቅ ማየት ይቻላል እና ውበቱ በጣም ነው ደስ የሚለው። በመጨረሻ ፀሀይ ስትጠልቅ መመልከት ቀላል ነገር ቢሆንም ታላቅ ደስታ ይሰጣል። ሰው ተፈጥሮን ሲመለከት ሰላም ይሰማዋል። አእምሮም ይዝናናል። ስለዚህ ፀሀይ ስትጠልቅ መመልከት በጣም የሚያስደስት ነገር ነው። ምክንያቱም ሰላም ይሰጠናል አእምሮአችን ዘና እንዲል ያደርጋል። ተፈጥሮን መመልከት በጣም ደስ የሚያሰኝ ነገር ነው። ስለዚህ ፀሀይ ስትጠልቅ መመልከት በጣም የሚያስደስት ነገር እንደሆነ መመልከት እንችላለን።

ሽማግሌዎችን ማክበር በጣም አስፈላጊ የሆነ ነገር ነው። በኢትዮጵያ እንደውም እንደ ባህላዊ ልምድም ጭምር ይታያል። በኢትዮጵያ ባለፈው ትምህርት እና ባህል መሰረት ሽማግሌዎችን ማክበር በጣም አስፈላጊ ልምድ እንደነበር መመልከት ይቻላል። እነሱ በህይወት ላይ ብዙ ልምድ እና ጥንቃቄ እንዳላቸው ስለሚታወቅ። እነሱን ማክበር በጣም አስፈላጊ እንደሆነ መመልከት ይቻላል። እንደውም የአምላክ ቃል የሆነው መጽሐፍ ቅዱስ በሽማግሌው ፊት ተነሳ ይላል። ስለዚህ ለምሳሌ በትራንስፖርት በምንጓዝበት ጊዜ ሽማግሌዎች ቆመን የምንመለከት ከሆነ ልንነሳላቸው እንችላለን። ስለዚህ ይህን ማድረግ በጣም አስፈላጊ ነው ማለት ነው። ሽማግሌዎችን ማክበር በግልጽ በቃላት ሊሆን ይችላል በአክብሮትም ይሆናል ማክበር አስፈላጊ ነው። ለምሳሌ ሰላምታ በማሳየት ሲመጡ ስለእነሱ ደስታ እና አክብሮት መግለጽ ይገባናል። በአገልግሎታቸውም አድርገው ማድረግ ሽማግሌዎችን ማክበር የሚያሳይ ነው አገልግሎት በምንሰጣቸው ጊዜ ማለት ነው። ስለዚህም ለሽማግሌ ቁርስ አዘጋጅቶ ማቅረብ ወይንም ደግሞ ረዳት ማድረግ በጣም አስፈላጊ ነገር እንደሆነ መመልከት ይቻላል። ስለዚህ በቃላቸው እና በሰላም አይነት መናገር አክብሮት ይሰጣል። ሽማግሌዎች አስተዋጽኦ ሲሰጡ ማመስገን እና ታማኝ መሆናቸውን በልምድ ማሳየት በጣም አስፈላጊ ነው። ስለዚህ እንግዲህ አክብሮት የምናሳይባቸው በጣም ብዙ መስኮች አሉ። በቃላት ልንናገር እንችላለን በአንደበታችን አውጥተን በደግነት ማነጋገር በጣም አስፈላጊ ነው። እንዲሁም ቅድም እንደገለጽኩት በትራንስፖርት መገናኛ ወይንም በሌሎች መስኮች አገልግሎት ፈልጎ በሚመጡበት ጊዜ በአክብሮት ተነስተን አገልግሎት ልንሰጣቸው ይገባል ማለት ነው። እንዲሁም ደግሞ ለእነሱም የሚያስፈልገውን ክብር መስጠት በጣም አስፈላጊ ነው። ከዚህ በላይ በቤተሰብ እንዲሁም በማህበረሰብ ውስጥ ሽማግሌዎችን በአክብሮት መመልከት በጣም አስፈላጊ ነው። እነሱ የህይወት ተሞክሮ አላቸው በጣም ብዙ ስላላቸው ባህልን በሚያሳይ መንገድ ሽማግሌዎች አክብሮት መስጠት አስፈላጊ ነው ማለት ነው

እኔ የምመኘው ስራ መምህር መሆን ነው። መምህር መሆን ብቻ ሳይሆን ሰዎችን ለማስተማር እና ለማሳደግ የሚያስችል ስራ ነው። ትምህርት ማድረግ ብዙ ጊዜ የህይወት አስፈላጊ ትምህርት ማስተላለፊያ ነው። መምህራን በጣም ጥሩ ጀነሬሽንን እየቀረጸው ስለሆነ በጣም አስፈላጊ ስራ እንደሆነ ይሰማኛል። መምህር መሆን ሰዎችን ብቃት ለመስጠትና በህይወት መንገድ ለማስተማር የሚያስችል ነው። በትምህርት ስራ የተለያዩ እውቀቶችን ማስተላለፍ ይቻላል። እንደ ታሪክ ስነ ምግባር ሳይንስ እና ሌሎች ጉዳዮችን ማስተላለፍ ይቻላል። ስለዚህ መምህር መሆን በጣም አስፈላጊ ስራ እንደሆነ ይሰማኛል። ምክንያቱም የምናስተላልፈው እውቀትን ነው። እውቀት ደግሞ ለልጆች ማስተላለፍ በጣም አስፈላጊ ነው። እንደ ታሪክ እንደተመለከትነው ስነ ምግባር ሳይንስ ማቲማቲክስ ኬሚስትሪ ፊዚክስ የመሳሰሉትን ትምህርቶች አንድ ላይ አቀናብሮ ለልጆች መስጠት በጣም አስፈላጊ ነገር ነው። ስለዚህ ልጆቹም ያንን ነገር ከወሰዱ በኋላ በዩኒቨርሲቲ ገብተው ጥሩ ትምህርት ከተከታተሉ በኋላ ጥሩ የሆነ ነገር ላይ ሊደርሱ ይችላሉ ማለት ነው። ስለዚህ መምህር መሆን በጣም የምመኘውና ደስ የሚለኝ ስራ ነው። እንዲሁ መምህር መሆን ከሌሎች ሰዎች ጋር ግንኙነትና አምሮንም እንዲቀራረብ ያስችላል። የተማሪዎች ስምርት ሲሻሻል የሰላምና የደስታ ስሜት ይፈጥራል። ስለዚህ ከሌሎች ሰዎች ጋርም ያቀራርባል። ከወላጆቻቸው ጋር ልትገናኝ ትችላለህ። ልጁን በተመለከተ አንዳንድ መረጃዎች ልትሰጥ ትችላለህ። ስለዚህ መምህር መሆን ከሰዎች ጋር ያለህንም ግንኙነት ይበልጥ እንዲሰፋ ያደርጋል። በአጠቃላይ የምመኘው ስራ መምህር መሆንን ነው። ምክንያቱም ሰዎችን ማስተማርና አእምሮን ለማበረታታት የሚያስችል ስራ በመሆኑ እና ለሌሎች ህይወት ትምህርት ማቀላጠፍ የሚደረገው ስራ ነው። ስለዚህ መምህርነት መስጠት በጣም የሚያስደስት ስራ ነው። ለሌሎች በተለይ ደግሞ ለልጆች እውቀትን ማስተላለፍ ነው። እንዲሁም ደግሞ ከወላጆቻቸው ጋር የመገናኘት አጋጣሚ ስለዚህ ከሌሎች ሰዎች ጋር ያለን ግንኙነት የማስፋት አጋጣሚ ይፈጥርልሃል።

አዎ እችላለሁኝ እውነት ነው በገበያ ዋጋ መደራደር በተለይ የገበሬና የገበያ ህይወት ውስጥ ጠቃሚና አስፈላጊ ችሎታ ነው። በገበያ ዋጋ መደራደር ማለት ምርቶችን እንደኔ የምሸጥ እና የምገዛ ዋጋ ማስተካከል ማለት ነው። ስለዚ እርስ በእርስ ገበሬውን እና ተጓዥ ወይንም ከነጋዴው ጋር እርስ በእርስ የሚደረግ ድርድር ነው ማለት ነው። በገበያ መደራደር ሲደረግ የምንሸጥና የምንገዛ ሰዎች የገንዘብ ብቃት እንዲያገኙ እና ምርት በእውነተኛ ዋጋ ይሸጣል ማለት ነው። ለምሳሌ በገበያ ተሸጦ ከሚገኝና በትክክል ዋጋ ለመግዛት መደራደር የተሻለ ልምድ ነው። ስለዚ እርስ በእርስ ከገበሬውና ተጠቃሚው እርስ በእርስ የሚደራደሩት ድርድር ነው ማለት ነው። ስለዚ መደራደር በጣም አስፈላጊ ነው እውነተኛ ዋጋውን ለማወቅ ያስችላል ስለዚ እርስ በእርስ መደራደራችን በጣም አስፈላጊ እንደሆነ መመልከት ይቻላል። ለገበሬውም ደሞ በጥሩ ዋጋ እንዲሸጥ ያስችለዋል ለተጠቃሚውም ደሞ በጥሩ ዋጋ እቃ ያገኛል ማለት ነው ወይንም የሚሸጠውን እቃ ሊያገኝ ይችላል። በገበያ መደራደር ለተገቢ ልምድም ይዳርጋል አንዳንድ ጊዜ ሰንጠረዥ መግዛት ወይንም ደሞ በሰንጠረዥ መዝገብ ላይ ወይንም የቀድሞ ዋጋ መለወጥ እንዲውም ትክክለኛ ዋጋ መደራደር ያስፈልጋል። በዚ ሁኔታ እንደ ገበሬ ወይንም የገበያ አቅራቢ ብቃትን ማሳያ መሆን ይቻላል ማለት ነው። ስለዚ በሰንጠረዥ ላይ በትክክል እያንዳንዱ እቃ ይሰፍራል ማለት ነው እንዲሁም ደሞ የቀድሞን ዋጋን ለማስተካከል እና ለመለወጥ የሚያስችል የድርድር አይነት እንደሆነ መመልከት ይቻላል። በገበያ መደራደር ብቃት ሰውን እንዲያስተምር እና ለተገቢ እንዲገኝ ሊያደርግ ይችላል። ተገቢውን ብቃት እንዲያገኝ እንዲሁም ተገቢውን ዋጋ እንዲያገኝም ያስችላል ማለት ነው። እንዲሁም ከሰዎች ጋር ግንኙነት እና እርስ በእርሳቸው መገናኘትን የሚያሳይ ነገር ነው። ስለዚ በገበያ ዋጋ መደራደር በህይወት አስማስፈላጊና ጠቃሚ ችሎታ እንደሆነ መገንዘብ ይቻላል ማለት ነው። ስለዚ ሰዎች እርስ በእርስ ይገናኛሉ ነጋዴውን ከተጠቃሚው ጋር እርስ በእርስ የሚያገናኝ ተግባር በመሆኑ መደራደሩ በጣም አስፈላጊ ነው ማለት ነው።